ምሽት ላይ ቤተሰቡ እብረን እንበላለን የየእለቱን ውስጥ ጊዜ ነው እናት የጣፋጭ መቅብት ታዘጋጃለች እህቶቼ ይረዳት ይሆናል ሁላችንም ተቀምጠን እንነጋገራለን። እያንዳንዱ የእለቱ ተረት ይናገራል አባቴ ይስቃል እናቴ ትከተላለች። ወንድም አዲስ ነገሮችን ይናገራል፣ እኔም የእለቴን ልምድ እናገራለሁ፣ አጋራለሁ እንደዚያ አብረን እንደውም እወዳለሁ። ቤተሰብ የመጥማቅልና የምሽት ይሄንን እናደርጋለን።